ከቤት ውጪ ከመሆን በቤት ውስጥ መሆንን እመርጣለሁ ይሄም ቤት ውስጥ የተለያዩ አይነት ስራ መስራት ስለምችል እንዲሁ መዝናኛ ቤት ውስጥ ሆኜ ረጅም ጊዜ ማሳለፍ ስለምፈልግ ነው። ቤት ውስጥ በመሆኔ የማሳልፍበት ብዙ አይነት ጉዳዮች አሉ። ብዙ ጊዜ በመዝናኛ ከሆነ ጌም በመጫወት ፊልም በማየት እና የተለያዩ ስራዎችን በመስራት ላሳልፍ እችላለሁ። እንደገና መደበኛ ስራም ከሆነ መደበኛ ስራዬን በቤት ውስጥ በማከናወን ቤት ውስጥ በመሆን ጊዜየን እንጨርሳለን

በቅዳሜ እነ አሁድ የተለያዩ ነገሮችን አደርጋለሁ የእረፍት ቀናቶች እንደመሆናቸው ብዙ ጊዜ በእረፍት ነው የማሳልፈው። እረፍቱን በተለያየ አይነት ነገሮች እሳልፋለሁ የመጀመሪያው ያው የራስ ንጽህና መጠበቅ አለ። የሳምንት ገላ ልታጥብ እችላለሁ አልያ የተወሰኑ የሰ ልብስ የተለያዩ ስራዎችን ልሳራ እችላለሁ። ከዛ በተባረፈ መዝናኛ ነው መዝናኛ ፊልም በመየት እና ጌሞችን በመጫወት የመዝናኛ ጊዜዬን አሳልፋለሁ። ቅዳሜ እና አሁድ በዚህ

በማንኛውም ቀን ወደ ገበያ ልሄድ እችላለሁ በአብዛኛው ጊዜ ግን በሳምንት አንዴ ሁለቴ እሄዳለሁ። ምክንያቱም በዋና ዋና የሚያስፈልጉ እቃዎችን በሳምንት አንድ ሁለቴ መግዛት በቂ ስለሆነ ወደዛው ገደገቢያ በምሄድበትም ጊዜ የመጀመሪያ ምገዛቸውን ግብአቶች በደንብ ጽፌ አዘጋጃለሁ እንዳረሳ ያግዘኛል። ከዛ ወደ ገበያ ሄጄ የምፈልገውን ግብአቶች ከገዛ በኋላ በጥንቃቄ ጭኜ ወደ ቤቴ እመለሳል።

ስማርት ፎን እጠቀማለሁ አብዛኛውን ጊዜ የምጠቀመው ለስልክ ስማርት ፎን ነው። ስማርት መጠቀም ህይወት ቀላል ያደርጋል። ምክንያቱም በመጀመሪያ ስማርት ነው ስማርት የተባለበት መንገድም ዘመናዊና ፈጣን ስለሆነ ነው ስለዚህ ስማርት ፎን መጠቀም የተለያዩ ጥቅሞች በመጀመሪያነት ለተለያዩ ግድግንኘነቶች በሶሻል ሚዲያ እንደገናም ደግሞ ስልክ ሚሴጅ በተለያዩ በቪዲዮ ኮል በፍጥነት ለመነጋገር ያስችላል ስለዚህ ስምርት ፎርም እጠቀማለው።

የስራ ጊዜ በአብዛኛው ሙሉ ቀን ነው። በመጀመሪያ ጠዋት ከእንቅልፌ ከተነሳሁ በኋላ፣ ለስራ አዘጋጃለሁ፣ ከዛ ስራዬን በጠዋት ሁለት ሰዓት አሊያም ወደ ሶስት ሰዓት አካባቢ እጀምራለሁ፣ ከዛ እስከ ምሳ ሰዓት እስከሚደርስ የተለያዩ ስራዎችን አከናውናለሁ። ብዙ ጊዜ የምሰራው በስልኬ ወይም በኮምፒውተሬ ነው። ከዛ ምሳ ሰዓት አርፋለሁ፣ ምሳ ሰዓት ምሳ በልቼ ካረፍኩ በኋላ እንደገና ስምንት ሰዓት ወደ ስሬዬ እመለሳለሁ። ከዛ ስሬ እስከሚመልቅ ድረስ ስራዬን አላቋርጥም እሰራለሁ።

አዎ ግጭቶችን ማስተካከል እችላለሁ። በመጀመሪያ ግጭቱ የተከሰተበት ምክንያት ምን እንደሆነ አጣራለሁ ከዛም ውጭ ጥቅሙስ እንደሆነ ካጣራሁ በኋላ የመፍትሄ ሀሳቦችን ለማበጀት እጥራለሁ። መጀመሪያ ችግሩ የተከሰተበትን ሰዎች በማነጋገር እና ከአንዱን ከአንዱ ባለማበላለጥ ከዛ በመስማት የም ችግሩ ከማን እንደሆነ አይና አጣራና ከዛ ችግሩን መፍትሄ አቀርባለሁ።

ዛሬ የአየር ሁኔታ በጣም ጥሩ ነው የዛሬ አየር ሁኔታ ፀሀያማ ነው ፀሀያማ ሲሆን ደግሞ የተለያየ ስራዎችን መስበቅ መስራት ይቻላል። ወይም ከሳተሎች ፀሀይ ጠንክሮ ነበር ያቃጥል ነበር ሆኖም ግን ሰዓት ካለፈ ባለ ዘጠኝ ወደ አስር ሰዓት ላይ። ፀሀዩ ሙቀቱ ቀዝቅዞ የተሻለ አየር ሁኔታ መጥቷል ንፋሳማም አየር ሁኔታ አለና በጣም።

ወደ ስራ የምለብሰው ልብስ የተለመደ ልብስ ነው የምለብሰው ብዙ ጊዜ ቤት ውስጥ የምሰራው ስራ ስለሆነ የተለመደው የቤት ውስጥ ልብሶችን እለብሳለሁ። ሆኖም የስራ ልብሶች አሉ ምናልባት አንዳንድ ጊዜ የተለያየ ልዩ ልዩ ስራዎችም ስራ ከሆነ ምሳሌ አሁን አትክልት መኮትኮት ከሆነ የአትክልት መኮትኮቻ ልብስ ልለብስ እችላለሁ። እንዲሁም የጽዳት ከሆነ የጽዳት ልብስ የተለያየ ጊዜ ላይ ልዩ ልዩ ስራዎች ሲያስፈልጉኝ የስራ ልብስ እለብሳለሁ

አስተያየት መቀበል እችላለሁ የምቀበለው አስተያየት እንደየሁኔታው እቀበለዋለሁ ጥሩ አስተያየትም ሆነ። መጥፎ አስተያየት ተቀብዬ ግን አስተያየቶቹን መለየት አለብኝ። ጥሩ አስተያየቶችም መዝኘ እቀበላል መጥፎ አስተያየቶችም እንደዛው እመዝናለሁ። ከመዘንኩ በኋላ የትኛው የሚጠቅመኝ የትኛው የጎዳኛ ነው የሚለውን ከለየው በኋላ ልቀበል

ጢሜን እስከ የተወሰነ ጊዜ ላቆይ እችላለሁ ምናልባት አንድ ወር ሁለት ወር ከዛ በኋላ ከረዘመ በጣም በጣም ከተንዠረገገ ግን እቆርጠዋለሁ ምክንያቱም በጣም ጺም ባደገ ቁጥር የተለያየ ምግብ ሲበላም የተለያየ ረብሻ ይገባካል ጥላል። ሆኖም ግን ጺም ማሳደግ ደግሞ ደስ ይለኛል። አንዳንድ ጊዜ ደስ ባለኝ ጊዜ ጺሙን አሳድግና ምናልባት ልቆረጥ እቅድ ባወጣው ጊዜ ደግሞ እቆርጠዋለሁ።

እኔ በግሌ ዶሮ የለኝም ግን ዶሮ ደግሞ የምወደው ምግብ ነው የምወደውም አንዱ ከፍተኛ የሚባሉት ወዳጅ ባለምግብ ዶሮ ወጥ ነው። ከዛ በዘለለ ዶሮ በግሌ አላረባም ሆኖም በአካባቢዎችም ዶሮ አርቢዎችም አሉ። ዘመናዊ ዶሮ አርቢዎች እነዚህን በአንድ አደራሽ በአንድ ክፍል ውስጥ አድርገው የተለያየ ዘመናዊ ምግብ እንቁላል ሰብሰቡ ይሸጣሉ። አካባቢያችን ድሮ

በፍጥነት መተየብ እችላለሁ በስልክም ሆነ በኮምፒውተር በፍጥነት መተየብ ተምሬያለሁ። ይሄንንም የለመድኩት ረጅም ጊዜ የረጅም የስራዎች ሁኔታዎች ውስጥ ውስጥ ነው። እነሱን ረጅም ጊዜ በመጻፍ ይህንን አይነት ልምድ ለመቅሰም ችያለሁ። በፍጥነት መተየብ የተለያዩ ጥቅሞች አሉት በሰአት በሰአት። በአስፈላጊ ጊዜ ስራዎችን ለመጨረስ አገልግሎት ላይ ይውላል

ሳህኖችን አጥባለው ከተመገብኩ ብኋሳ ህኖችን ማጠብ ግድ ነው። ለቀጣዩ የምግብ ጊዜ እንድጠቀምባቸው ሳብ ዝም ብሎ ረጅም ጊዜ አለማስቀመጥ አንደኛ የቆሸሸ አካባቢ እንዳይኖር ያደርጋል። ሁለተኛ የገላን ሆነ ጤናን ለመጠበቅ በጣም ጥቅም አለው። ሳህኖችን ሳጥበስ ስራት በሳሙና በደንብ በማሸትና በውሃ በማላቅለቅ ሳህኖችን

አሁን ብስክሬን መጋለብ ወይም መንዳት እችላለሁ ብስክሬን መጋለብ ወይም መንዳት የለመድኩት ድሮ ነው ልጅ እያለሁ ከዛ በትንሹ ብስክሬት ከለመድኩ በኋላ እንደገና ትልቁ ብስክሬት ተሸጋገርኩ ማለት ነው። ብስክሌቶች እንዳት ጥሩ ነው ምክንያቱም ካለነዳጅ አካባቢ ብክለት የሌለው ትራንስፖርት ወይም መንቀሳቀሻ መጠቀም በጣም ለአካባቢም ሆነ ለግል ጤና በጣም ጠቃሚ ነው

ፎቶ ማንሳት በተለየ መልኩ አልወድም ግን አስፈላጊ ሆኖ ሲገኝ ፎቶዎች አነሳለሁ አንዳንዴ በጣም የሚያምሩ ነገሮች ከተገኙ ፎቶዎቹን አነሳለሁ። ለምሳሌ የፀሀይ መልክ መግባት የሚያምር የፀሀይ አገባብ ካለ ያንን ፎቶ አነሳለሁ ወይ ጨረቃ ከሆነች የምታምር ጨረቃ ያንን ፎቶ አነሳለሁ። ሆኖም ግን እንደ አንዳንድ እንደ ፕሮፌሽናል ስራ እና እንደ አንዳንድ ወዳጅ ሰዎች ዝም ብዬ ፎቶ ማንሳት አልወድም

በአደባባይ መናገር አልችልም አልወድም ምክንያቱም በጣም ከፍተኛ በአደባባይ መናገር ፍርሃት ስላለብኝ ሆኖም ያንን ፍርሃት ደግሞ ለመቅረፍ እየሰራሁ ነው ምክንያቱም ያን ፍርሃት ካልተቀረፈ ብዙ የአደባባይ መናገር ችግሮች ሊያመጣ ይችላል። ግን ደግሞ ያንን ችግር ለመቅረፍ ጊዜ ይፈጃል ስለዚህ የዛን ጊዜ ተጠቅሜ እንደምንም ያን ለማስተካከል ጥረት እያደረኩ

ወደ ስራሱ ወደ ስራ በስራቱ መድረስ አይጠበቅብኝም ምክንያቱም የስራ ሰአቴን ምወስነው እኔ ስለሆንኩ የራሴን ስራ የምሰራው ቤት ውስጥም ከቤት ውጪም ብሆን ስራ ሰዓት በራሴ ደግሞ ወስነው ደግሞ የስራ ሰዓቴ በአብዛኛው በተለመደው ሁኔታ የሚሆነው ጡዋት እስከ ምሳ ሰዓት እሰራለሁ አርፋለሁ እንደገና ከምሳ ሰዓት ደግሞ እስከ ማታ ስራውን እሰራለሁ ያ ነው የስራ ሰዓቴ።

የይለፍ ቃሌን በሚገባ እጠብቃለሁ ምክንያቱም የይለፍ ቃል በጣም አስፈላጊ ነገር ስለሆነ የይለፍ ቃል ከሌለ የይለፍ ቃሉ ጥቅም ላይ ያዋለበት አገልግሎት በቀላሉ በሌላ ሰዎች እጅ ሊወድቅ ስለሚችል እናም ያንን ነገር ለ ስርቆትም ለተለያዩ ለማጭበርበር ሊሆን ስለሚችል የይለፍ ቃሎችን ብስነ ስርዓት ጠብቃለሁ። የይለፍ ቃሎችን ማከማቻ የመጀመሪያው መንገድ በወረቀትና በስኪብቶ መጽሐፍ ነው። ያንን ከዛ ካለፈ ደግሞ በክላውድ ማስቀመጫዎች ላይ ማስቀመጥ ነው

የጫማዬ ቁጥር አርባ ነው በየጫማ ቁጥር የተለያየ አውይነት ጫማዎች ሚያገለግለኝ ነው። አንዳንድ ጊዜ ግን ጠባብ ጫማዎች ሊኖሩ ይችላሉ ወይ ደግሞ ትልልቅ ጫማዎች እነሱን ጫማዎች ለክቼ እጠቀማለው ሆኖም በአብዛኛው ጊዜ ምጠቀመው ጫማ ቁጥር አርባ ቁጥር ነው። ለሸራ ጫማም ለተለያዩ አይነት ጫማዎች ሊሆን የሚችል ቁጥር ነው። የተለመደ

የሙዚቃ መሳሪያ መጫወት እሞክራለሁ ሆኖም ግን የሙዚቃ መሳሪያ ወደፊት ለየተወሰኑ መሳሪያዎች ለመጫወት ፍላጎት አለኝ። የመጀመሪያው ጊታር ነው የሚሆነው ጊታር ለመጫወት እፈልጋለሁ። ከጊታር በኋላ እና ቫዮሊን እና እነሱንም ለመጫወት እቅድ አለኝ። ሆኖም እነሱን አሁን ለመማር ጊዜ የለኝም። ሆኖም ወደፊት አመቻችቼ ግን እነዚህን ሙዚቃ መሳርያዎች ብትጫወት

ድንጋይ ስብስብ ላደርግ የምትችልበት አጋጣሚ ሊኖር የሚችለው የሆነ ነገር ለመገንባት ድንጋይ ሊሰበስብ እችላለሁ አልያ ጨዋታ ለመጫወት ከፈለኩ አንዳንድ ጊዜ ደስ ካለኝ ድንጋዮች ሰብስቤ በዛው የተለየ ጨዋታ ልጫወት እችላለሁ ግን ዋናው ድንጋይ የምሰበስብበት ምክንያት ሊሆን የሚችለው ግንባታን ለመገንባት ነው። ግንባታን ለመገንባት ሀሳብ ካለኝ ልሰበስብ እችላለሁ አለበለዚያ ግን የምትሰበስብበት ምንም

የስራ ገደብ ማስተካከያ ይኖረኝል የመጀመሪያው የሚሆነው ጠዋት ነው ጠዋት ከእንቅልፍ ከተነሰሁ በኋላ ተጣጥቤ በስነሥርዓት አርፌ ቁርሴን በልቼ ሻይም ሆነ ሌላ አስፈላጊ ነገር ከሆነ ጠጥቼ ተዘጋጅቼ ነው ወደ ስራዬ የምገባው። ከዛ በኋላ ምሳ ሰዓት አለ ምሳ ሰዓት የግድ ምሳ ሰዓት አርፌ ምሳዬን በልቼና የከሰአት እረፍት አድርጌ ወደ ስራ መመለስ አለብኝ። ከዛ ከሰራዬ ከተመለስኩ በኋላ ደግሞ ለማታ የእንቅልፍ ሰዓት እንዳይረፍድ እሱንም የስራ ጊዜ መስተካከያ ማድረግ ይኖርብኛል

አዎ ሩዝ እወዳለሁ ሩዝ አንዱ ከምወደው ምግቦች መካከል ነው። ሩዝ ጥንካሬ ይሰጣል ጉልበት ይሰጣል እንዲሁም ሩዝ የተለያየ አይነት ነገሮች ጋር መመገብ ይቻላል። ከነ ካሮት እንቁላል ድንች ወይም ደግሞ ሌሎች አትክልቶቹ የስጋ ጋ ደባልቆ ሩዝ መመገብ ይቻላል። ሩዝ በጣም ጣፋጭና ቁምብ ነው።

በእጅ መሸመን አልችልም ሆኖም ግን በእጅ መሸመን የሚችሉ ብዙ ሰዎች አሉ እንደውም ሀገራችን ላይ በእጅ መሸመን ልምድ አለ በእጅ ተሸምኖ ቆንጆ ቆንጆ ልብሶች ይለበሳሉ ለጋቢ ነጠላ ባህላዊ የሀገር አልባታት የሚዘጋጁት በእጅ በመሸመን ነው። አሁን ምናልባት አዳዲስ ዘመኔ ማሽኖች ካልመጡ በስተቀር በእጅም ሽኑ ሰዎች በጣም ታዋቂና ተወዳጅ ልብስ እያዘጋጃሉ።

ውሃ ማምጣት አውቃለው? ከየት እንደሆነ ጥያቄው ባላውቅም መጀመሪያው ወይም ከቧምቧ ይሆናል የመጀመሪያው ውሃ ማመጣበት ቧምቧ ቧምቧውን ምክንያቱም ዘመናዊ ሰው ወይ ደግሞ ከተማ ውስጥ ያለ ሰው በአብዛኛው ጥቅም ላይ የሚያውለው ውሃ ለማግኘት ቧምቧ ነው ስለዚህ ከቧምቧ ወደ ቤቴ ውሃ ማምጣት እችላለው። ከዛ ውጪ ውሃ ከጠፋና አስፈላጊ ከሆነ ከረጅም ርቀት ውሃ ይዤ ልመጣ እችላለው

ሹራብ መስፋት አልችልም በእጄ ግን ሹራብ የሚሰፉ ሰዎች አሉ እንዲሁም ሹራብ ተሰፍተው ለገበያው ወሎ ጥሩ ገቢም ያገኙበታል። በእጅ የተሰራ ሹራብ ሹራብ ያምራል ብዙ ጊዜ የተለያዩ አይነት ስዕሎች እና ጥበብ ጥበቦችን በእጅ የሚሰራ ሹራቡሽ ላይ ይሰራሉ። ያን ሹራብ ለገበያ ቀርቦ ገዝቼ ግን አውቃለሁ ስለዚህ ሹራብ በእጅ መስፋት

አዎ በሰአት የምደርስ ሰው እኔ ሰው ቀጥሮ ማርፈድ አልወድም። ቀጥሮ የሚያረፍዱ ግን በጣም ብዙ ሰዎች አሉ እኔ ሰዓት ከተቀጠርኩ ቀደም ብዬ በመነሳት በጥሩ ስዓት በሰአቱ ለመድረስ እሞክራለሁ አስገዳጅ ነገር ካልተከሰተ በስተቀር በሰአቴ እደርሳለሁ። ዛሬ ከቀኑ ስድስት ሰዓት ወይ ሰባት ሰዓት ከሆነ ከቀኑ ስድስት ወይ ሰባት ሰዓት ላይ በመድረስ ቀጠሮዬን።

በብዙ ህዝብ መካከል መሆን አይመቸኝም አስገዳጅ ካልሆነ በስተቀር በብዙ ህዝብ መካከል አልሆንም ለብቻዬ መሆን እመርጣለሁ ለብቻዬ ሆኜ የተለያዩ ስራዎችን እሰራለሁ። እንግዲህ ለብቻዬ ስሆን ብዙ ጊዜ መጽሐፍ ላነብ እችላለሁ ወይም መዝናኛ ቲቪ ላይ እችላለሁ ፊልም ላይ እችላለሁ። እንዲሁም ጌም ልጫወት እችላለሁ። ስለዚህ በብዙ ህዝብ መካከል መሆን አስገዳጅ ወይም የስራ ጉዳይ ካልሆነ አይመቸኝም

ለስራ ልጓዝም ለስራ ከመጓዝ ይልቅ በቤት ውስጥ ነው የምሰራው በቤት ውስጥ ሆኜ የተለያዩ ስራዎችን እሰራለሁ። ያ የኔ የስራ ሁኔታዬ ነው ለስራ የሚጓዙ ሰዎች በብዛት ግን አሉ። ለስራ መጓዝ ጥቅም ይኖረዋል እሱም የተለያዩ ቦታዎችን ለመጎብኘት። ከሰዎች ጋር ግንኙነት ለመፍጠር እና የተለያዩ እውቀት ለማግኘት

ሳንቲም መቆጠብ አለው ሳንቲም ያው እንደ ገንዘብ ካሰብነው ገንዘብ በመቆጠብ ለወደፊት የተለያየ አይነት ግቦችን ለማሳካት እጠቀምበታለሁ። ከዛ ውጪ ደግሞ ለአደጋ ጊዜም እና ለተለያዩ ወጪዎችም ገንዘብ መቆጠብ አስፈላጊ ነው። የተቆጠበውን ገንዘብ ለእንደዚህ አይነት ጉዳዮች ለማዋል መቆጠብ

የቀረ ምግብ አልበላም ምክንያቱም የቀረ ምግብ የምበላበት ምክንያት የለም ጥሩ ምግብ ንጹህ አዲስ ምግብ ካለ ስለዚህ አዲስ ምግብ ነው የምበለው የቀረ ምግብ አስፈላጊ ካልሆነ አስወግዳለዉ። ብሎ ለውሻ ለድመት ይሰጣል እንጂ የቀረ ምግብ አልበላም። የቀረ ምግብ ምናልባት ካልራብኝ በጣም አርቦኝ እንግዲህ ድርቁ ተከስቶ ካልሆነ በስተቀር የቀረበ

ስታመም ከስራ እቆያለሁ። ምክንያቱም ሰውነት እረፍት ማድረግና ከህመሙ ማገገም አለበት። ትክክለኛ ስራውን ለመስራት። ስለዚህ ግን ስታመም ከስራ እቆያለሁ። ሆኖም አንዳንዴ አስፈላጊ በጣም አስፈላጊ ስራ ሲኖር ግን በትንሹ አርፌ ስራውን ለመስራት እሞክራለሁ። በአብዛኛው ጊዜ ግን ከስራዬ ከህመሜ ካገገምኩ በኋላ ነው ወደ ስራ የምመለሰው።

በስራ ላይ ችግሮችን እፈታለሁ ምክንያቱም በስራ ላይ ችግር ካልተፈታ ስራው በአግባቡ ሊሄድ አይችልም። ስለዚህ በመጀመሪያ የስራው ላይ የተከሰተውን ችግር ምን እንደሆነ? ከስሩ ለማጥራት እሞክራለሁ። ያን ለማድረግ ደግሞ ስራው ምን እንደሆነ ችግሩ የተለያዩ አይነት ግብአቶችን እጠቀማለሁ። ማጥኛ መንገዶችን ከዛ የስራው ላይ ያለውን ችግር ካወቅኩ በኋላ። ያንን ችግር ለመፍታት እንቀሳቀሳለሁ ያንን ችግር ለመፍታትም እንዲሁ የተለያዩ አይነት ግብአቶችን ልጠቀም እችላለሁ። ከዛ ያንን ችግር ከፈታው በኋላ። ወደ ስራዬ በስነ ስርዓት መመለስ እችላለሁ

ከቤቴ ስራ፣ ምን ያህል ይርቃል ለሚለው? በቤቴ ስለምሰራ ምንም ከቤቴ አይርቅም እዛው ቤት ውስጥ ነው የምሰራው። ሆኖም ግን አንዳንድ ጊዜ ማጠናቀቂያ ያሉብኝ ከቤቱ ወጥቼ መጠናቀቂያ ያለብኝ ስራዎች ሲኖር ከቤቱ ትቼ ልሄድ እችላለሁ። ይህም ምናልባት የሠላሳ ደቂቃው የአርባ ደቂቃ የአንድ ሰዓት መንገድ ሊሆን ይችላል። በአብዛኛው ጊዜ ወርም አስፈላጊ በሆነ ጊዜ አስፈላጊ የሆነውን ጊዜ አጥፍቼ ስራዬን እሰራለሁ ማለት ነው

የተለያዩ ስልጠና ልወስድ እችላለሁ ዋናው ግን በየነመረብ የምወስደው ስልጠናዎችን አጫጭ ሰጠኖችን ሊሆን ይችሉት። የተለያዩ እውነት ልምዶች ወይም ትምህርት መውሰድ ስፈልግ በበይነ መረብ በተለይ ስልጠኖች ላደርግ ይችላል። በአካልም የሚሰጥባቸው ጊዝያቶች ትንሽ ናቸው። ሆኖም አግባብ ካልሆነ አስፈላጊ ከሆነ እነዛን ስልጠናዎች ልወዝድ እችላለሁ። ስልጠና መውሰድ ጥቅም አለው

ከደንቦኞች ጋር አልሰራም ብቻዬን ምሰራው የራሴን ስራ ነው ምሰራው የግል ስራ ነው። ከደቡኞች ጋር የሚያገናኝ ስራ የለም። ከደቡኞች ጋር የሚያገናኝ ስራዎች አሉ። እንደ ባንክ ስራው ምሳሌ ከደንቡኞች ጋር ያገናኛል በቀን ከብዙ ሺህ ደንቡኞች ጋር ሊገናኙ ይችላሉ። የባንክ ሰራተኞች ምናልባት በዛ መካከል ሚያተርፉት ጥቅሞች ሊኖሩ ይችላሉ። እኔ ግን ከደቡኞች ጋር አልሰራም

በሳምንት በተለያየ ጊዜ ወደ ገበያ ሊሄድ እችላለሁ አስፈላጊ ከሆኑ በጣም ፈጣን እቃዎችን ለመግዛት በቀን በቀን ሊሄድ እችላለሁ። በዛ እቃ ወይ ደግሞ ለሳምንት የምትጠቀመው ቃል ከሆነ ግን በሳምንት አንድ ወይም ሁለት ሄጄ እቃዎችን እገዛለሁ። መጀመሪያ የእቃዎቹን ዝዝር እጽፋለሁ ብዙ ቃል ሊሆን ስለሚችል ከዛ በኋላ በዛ በዝርዝር መስራት የፈለገውን እቃ ገዝቼ ወደ ቤት እመለሳለሁ።

ቀትር ላይ የተለያዩ አይነት ምግቦችን እመገባለሁ ብዙ ጊዜ ከበድ ያሉ ምግቦችን ነው የምመገበው ያው የምሳ ሰዓት ስለሆነ። ከእነዚያ ውስጥ አብዛኛውን ጊዜ እንጀራ በወጥ ነው የሚሆነው እና ምናልባት አንዳንድ ጊዜ ደግሞ አስፈላጊ ሲሆን ዳቦና የተለያዩ አይነት ማባያዎች አድርጌ እበላለሁ። ከዛ ውጪ በቀትር ምናልባት ደግሞ ወደ አስልሳት ከሆነ መክሰስ

ትንኞች በአካባቢው የሉም ምክንያቱም ትንኝ እንዲኖሩ ያቆረፉ ያስፈልጋቸዋል ወይም ለእነሱ ለመራባት አስፈላጊ የሆኑ ቦታዎች ያስፈልጋል እነዛ የአካባቢ ቦታዎች ደግሞ ከአካባቢ ስላጠፋው ወይም ስለሌሉ። እየተገናባም ስለሆነ ትንኝ በአካባቢ የሉም። ስለዚህ ትንኝ በአካባቢ አካባቢ የሉም

ወደ ስራ መሄድ አይጠበቅብኝም ምክንያቱም ቤት ውስጥ ሆኜ መስራት እችላለሁ አብዛኛው ስራዎቼን ግን ተማሪ እያለ ወይ ደግሞ አሁን ትምህርት እማራለሁም። ወደ ስለ ትምህርት ስሄድ በተ መኪና በትራንስፖርት ነው የሚሄደው አንዳንዴ በታክሲ አስፈላጊው ከተገኘ ደግሞ በባስ እሄዳለሁ። ይሄም መንገዱን አጭር ያደርግልኛል። በግር አንዳንድ ጊዜ አጭር ርቀት የሚሄድ ከሆነ ደግሞ በግር ራምድ እችላለሁ

አዎ የህዝብ ማመላለሻ እጠቀማለሁ ለተለያየ ቦታ ስሄድ የህዝብ ማመላለሻ ልጠቀም እችላለሁ ምሳሌ ትምህርት ቤት ስሄድ ህዝብ ማመላለሻ እጠቀማለሁ ታክሲ እጠቀማለሁ። ከታክሲ በኋላ ምናልባት ባስ እጠቀማለሁ። ለረጅም ርቀት ለሚሄድ ባስ በጣም ጠቃሚ የህዝብ ማመላለሻ ነው። ስለዚህ እነዚህን አይነት የህዝብ ማመላለሻ ተጠቅሜ ወደ ምፈልገው ቦታ እሄዳለሁ

ባካባቢው የምወደው ሬስቶራንት አለ ያ ሬስቶራንት ውስጥ በጣም ጥሩ ምግቦችንና መጠጦችን ይቀርባሉ ከዛ ውስጥ እንግዲህ በጣም አሪፍ ከሚባለው ምግቦች ውስጥ አንዱ ስጋ ቅቅል ነው። ስጋ ቅቅል። አሪፍ የስጋ ቅቅል ያቀርባሉ። ያን የስጋ ቅቅል ሌላ ደግሞ የሚጠጣ አሪፍ አሪፍ የሚጠጡ ነገሮች።

አስፈላጊ ሆኖ ከተገኘ በእንጨት እሳት ማብሰል እችላለሁ ሆኖም ግን አሁን ምግብ የምናበስለው በኤሌክትሪክ ምድጃ ነው። በኤሌክትሪክ ምድጃ ማብሰል ዘመናዊና ፈጣን መንገድ ነው። ጭስም የለውም። በእንጨት ማብሰል ግን እችላለሁ ያው ጭስ ይኖረዋል። እንጨት አንድጄ በምድጃ በማድረግ

ከወቅቶች እንግዲህ የምወዷቸው ወቅቶች የሚሆኑት ብዙ ወቅቶች ልወድ እችላለሁ ከእነሱ መካከል አንደኛው በልግ ወቅት ነው። በልግ በጣም አሪፍ ሽታና አበቦች የሚያቡበት በጣም ደስ የሚል ወቅት ነው። ንፋሱም ማግኘት ሽታው ሁላ ደስ ይለኛል። ከዛ ባለፈ ደግሞ ጸድ አለ በጣም ደስ የሚሉ ወቅት ነው እሱም የምወደው ወቅት ነው። ጥሩ የዕጽዋት ሁኔታን የአየር ፀባይ አለ በጋ አለ በጋ ትንሽ ጠንካራ ጸሃያማ ቢሆንም ግን ጥሩ ነው። ክረምትም ዝናባማ ቢሆንም የሚወደድ

አዎ በእጅ እጽፋለሁ በእጅ መጻፍ ያው እወዳለሁ ባይባልም ያው አስፈላጊ ሲሆን በእጅ እጽፋለሁ የግድ ስለሚሆን ትምህርትም ስትማር የግድ በደፍተር ላይ እስክርቢቶ መጻፍ አለብን። ሆኖም ግን ከእጅ የጻፍ ይልቅ በኮምፒውተር መጻፍ ፈጣንና በጥራት ለመጻፍም ይጠቅማል። ግን ደግሞ አስፈላጊ ሆኖ ሲገኝ በይ ይጽፋሉ

አሁን በያዝኩት ወይም በሌላ ጊዜ እየሰራሁት ያለሁትን ስራ ለአመታት ሰርቼዋለሁ ለተወሰነ ለሶስት አመት ምናምን አካባቢ ሰርቼዋለሁ። እና እወደዋለሁ አሪፍ ስራ ነው። ሆኖም ግን ከዚህ የተሻሻለ ስራ ማግኘት እፈልጋለሁ። ግን እየተማርኩ ነው ምናልባት ትምህርተን ጨርሼ ግን ከዚህ የተሻለ ስራዎችን ለመስራት እቅድ አለኝ። ለአሁኑ ግን ምንም የማይል አሪፍ

በዓል እስከሆነ ድረስ ሁሉንም በዓል እወዳለሁ። ምናልባት ከመሃል ደግሞ ጥሩ ምግብ ወይም ጥሩ ብ የበአል ስነስርዓት የሚደረግበት በዓል ካለ የተሻለ ልፈልግ ወይም ልጠበቀው ልወደው እችላለሁ። ብዙ ጊዜ ግን ሁሉንም በዓል የተ በተመሳሳይ ወይ ደሞ በተቀራረበ መንገድ ስለማከብር ሁሉንም በዓሎች እወዳለሁ ይሄ ነው እንግዲህ የበአል የማክበር ስ ልምምዴ

የዝናብ ውሃ ልሰበስብ እችላለሁ ሆኖም ግን አንዳንድ ጊዜ ነው ይህም ሊሆን የሚችለው በክረምት ጊዜ ነው። ስለዚህ ውሃ ምናልባት ከጠፋና ውሃ አስፈላጊ ሆኖ ከተገኘ የዝናብ ውሃ ልሰበስብ። እችላለሁ የምሰበስውን ውሃ ለተለያየ ጥቅም አውለዋለሁ፤ ብዙ ጊዜ ግን ለመጠጥ ውሃ ጭራሽ አያገለግልም። ልብስ ለማጠብ ወይም የተለያዩ አይነት። አግሪማድረግ ግን የዝናብ ውሃ

አዳዲስ የስራ ግንኙነቶችን መፍጠር አይጠበቅብኝም። ሆኖም ግን ደግሞ ለስራዬ አስፈላጊ ከሆነ አዳዲስ የስራ ግንኙነቶችን እፈጥራለሁ የስራ ግንኙነቶችን መፍጠር በጣም ጠቃሚ ነው። ምክንያቱም አዳዲስ የስራ ግንኙነቶችን በፈጠርን ቁጥር ለስራው የተለያየ አይነት እድሎች ማመቻቸት ይቻላል። እንዲሁም የተለያየ አዳዲስ እቅድና ስራዎችን ማግኘት ይቻላል

የትንኝ መረብ አልጠቀምም። ትንኝም ስለሌለ የትንኝ መረብ መጠቀም አስፈላጊ አይደለም የትንኝ ያለበት አይደለም። የምኖረው ሆኖም ግን ደግሞ በፊልም ወይም በተረት መጽሐፎች ላይ ይሄን የትልቅ መጠቀም መርብ አውቃለሁ በመረብ የተለያዩ ትንንሾችም ያዝ ይቻላል። እንዲሁም ደግሞ የእንሳት አሰባሳቢ የሆኑ ልጆች ጫካ ውስጥም በዛ መርብ ተቅሞ።

ላፕቶፕ ነበረኝ አሁን ለጊዜው ላፕቶፕ የለኝም በስልክ ነው የምሰራው ለበላፕቶፕ ስራ መስራት ግን በጣም ጥሩ ነው። ምክንያቱም ላፕቶፕ የተለያየ እውነት የዲስክቶፕ አፕሊኬሽኖችም ስለሚቀበል በላፕቶፕ እንዲሁም ትልቅ ስክሪን የተሻለ ኪቦርድ ስላለው ስራዎችን ለመሳት ጥሩ ነው። ላፕቶፕም ይዞ መንቀሳቀስ ስለሚቻል በቀላሉ ከቦታ ቦታ ይዞ ስራዎች

ስጦታ እሰጣለሁ አስፈላጊ ከሆነ ስጦታ መስጠት ግን ፍቅሩ እንግዲህ እኔ እንጃ እንዴት እንደምመልሰው አላቅም። ሆኖም ግን የስጦታ መስጠት እችላለሁ አስፈላጊ ከሆነ እወዳለሁ። ስለዚህ የተለያዩ ስጦታዎችን መስጠት እችላለሁ ስጦታዎችን ለመስጠትም ከስጦታ መስጫ መደብር ሄጄ ለሰውየው አስፈላጊ ነው የሚባለው ስጦታ አዘጋጅቼ በ ጥሩ መጠቅለያም ጠቅልዬ

እመውደው ቁጥር የለኝም ሁሉንም ቁጥር በአግባቡ እጠቀማለሁ። ምሳሌ ቁጥር አስፈላጊ ሆኖ የሚገኝበት አንደኛው ለይለፍ ቃል ነው ይልፍ ቃል ላይ ቁጥር ነው የተለያየ እውነት ምልክቶችን ለማስገባት ይመከራል። ስለዚህ አስፈላጊ ሆኖ ከተገኘ የምፈልገውን አይነት ቁጥር አስገባለሁ የተለየ እድለኛ ቁጥር የሚባል ነገር የለም። ሁሉንም ቁጥር

ምንም አይነት ጥቅማ ጥቅም የለኝም። ምክንያቱም የምሰራው ስራዬ የግል ስራ ወይም ስለሆነ የቅጥር ስራ አይደለም እንደዚህ ጥቅማ ጥቅሞች ያሉት ብዙ የቅጥር ስራ ላይ የቅጥር ስራ ላይ የተለያዩ ጥቅማ ጥቅሞች ይኖራሉ። ብዙ ጊዜ እነዚህ ጥቃም ሊሆን የትራንስፖርት ወጪ የሳሙና ህይወት የንጽህና መጠበቃዊ የወጪዎች ከዛም ባለፈ ለምግብና ለመዝናኛ የሚሉ ጥቅም

ብዙ ሰነዶችን አላዘጋጀም ምክንያቱም ሰነድ ማዘጋጀት የሚያስፈልገው ስራ አይደለም። የምንሰራው ሰነድ ማስባገጅ ምናልባት ተማሪ እያለሁ አሳይመንት ሲሰጠኝ ሰነዶችን ላዘጋጅ ይችላል ለአሳይመንቱ አግባቢ ሆኖ ወይም ላሳመንት ወስደን ሰነዶችን ያንን ሰነዶች በስንት ሰዓት ካዘጋጀሁ በኋላ በቃ ቅደም ተከተላቸው በስንት ሰዓት በማያያዝ አያይዤ ለማቀርበው

ሀላፊነቶቼ ምንድን ናቸው? መጀመሪያው በስራዬ ጉዳይ ያለው ሀላፊነት ያው አለቃም የለኝም የምሰራበትም ድርጅት የለም ስለ በቅዴ ስለምሰራ የስራ ሀላፊነቴ ሊሆን የሚችለው ስራውን በአግባቡና በጥራት በአግባቡ ማጠናቀቅ ነው። የቤት ሀላፊነቴ ደግሞ የተለያዩ ሀላፊነቶች ሊኖሩ ይችላሉ የቤት ውስጥ አንድ አንድ ስራዎችን አከናውን ሊሆን ይችላሉ

በስራ ቦታ ጓደኛ የለኝም ምክንያቱም የምሰራው ስራ የጊሌ ብቻዬን የምሰራው ስራ ስለሆነ በስራ ቦታ ጓደኛ የለኝም። ትምህርት ቤት እያለሁ ግን የትምህርት ቤት ጓደኛ ነበረኝ ምናልባት ትምህርት ቤት ጓደኛ እንግዲህ ጥሩ ነው። የትምህርት ጊዜም በአግባቡ ስንት ሰዓት እንድናሳልፍ እንድንረዳዳም። ያግዛል

በአንድ ጊዜ ብዙ ስራዎችን ልሰራ እችላለሁ ምክንያቱም የምሰራው ስራዎች አንዳንድ ጊዜ እያተደራራበ ወይም ተደራረቢ ስራዎች ሊመጡ ይችላሉ ስለዚህ እንደተደራራቢ ስራዎች ያጋጠሙ። በአንድ ጊዜ ብዙ ስራዎችን ልሰራ እችላለሁ። እንደገና ደግሞ በአንድ ጉን ስራ እየሰራሁ በአንድ በኩል ደግሞ መዝናኛም ሌላም ነገር ማየት። ከፈለኩ ይሄም በአንድ ጊዜ ብዙ ስራዎችን ማስተናገድ

ውሳኔ መስጠት እችላለሁ በህይወቴ ላይ ውሳኔ መስጠት እችላለሁ ምናልባት የተለያየውን ቦታዎች ላይ ውሳኔ መስጠት እችላለሁ። እንደ በስራ ከመጣን ደግሞ ያው የራሴን ስራ ስለምሰራ በስራዬ ላይ ውሳኔ መስጠት እችላለሁ የግድ ውሳኔ የሚሰጥ ሰው አያስፈልገኝም። ውሳኔ መስጠት። ወደፊት ለመጓዝ በጣም ወሳኝ እና ጥሩ ነገር

የስራ አሰራሮችን እከተላለሁ ምክንያቱም የስራ አንድ ስራ ለመስራት የዛን ስራ የሚያስፈልጉን ቅደም ተከተል መከተል በጣም አስፈላጊ ነው የአቅረብ ተከተል በአግባቡ ካልተጠበቀ ስራው በተገቢው መልኩ ተሰርቶ ማጠናቀቅ ስለማይቻል። ስለዚህ ለተለያዩ ስራ የተለያዩ ስራ ሀሳቦች ቅም ተከትሎች አሉ እነዚህን ቅደም ተከተሎች እንደየስረው አመቻችቼ በስንት

ለበጎ አድራጎት ሰርቼ አላውቅም ግን ደግሞ በጎ አድራጎት ውስጥ መስራት መሳተፍ የሆነ ጊዜ እፈልጋለሁ በጎ አድራጎት ውስጥ መሳተፍ በጣም ጥሩ ነው። ምክንያቱም በጎ አድራጎት ውስጥ ስትሳተፉ አንደኛ ለሰዎች ጥሩ ነገር ማድረግ። እማራለሁ ሁለተኛ ደግሞ እንዴት ነው አገልግሎት መስጠት ሚቻለው? ሚለውን በዛው ትምህርት መውሰድ ይቻላል እንዲሁም ለሰዎች በጎ ማድረግ በጣም ደስ

እንግዲህ አንድ በጣም መውደድ የተለየ ስፖርት ባይኖርም ብዙ ጊዜ ግን እግር ኳስ እጫወታለሁ። እግር ኳስ በጣም ጥሩ ስፖርት ነው ከፍተኛ ሰውነት እንቅስቃሴ ሩጫ እንዲሁም የጭንቅላት ግንኙነት የጭንቅላት ስራዎች የሚጠይቅ ስፖርት ነው። ስለዚህ ለጤናም ለጭንቅላትም ስራ በጣም ቆንጆ ጠቃሚና ታዋቂ ስፖርት ነው። በአላማችንም ላይ በሰፊው

የልጅ ዝግጁዎች አልሳተፈም ምክንያቱም የምሰራበት ድርጅት ስለሌለ የራሴን ስራ ነው የምሰራው የድጅት ዝግጅቶችን አልሳተፈም። ሆኖም የድርጅቱ ብዙ ጊዜ የድርጅት ስራ የሚሰሩ ሰዎች ድርጅቱ የሚያዘጋጀውን ዝግጅት ይሳተፋሉ። ምክንያቱም ድርጅት ውስጥ ዝግጅት ከተዘጋጀና ተሳትፎ ካለ እርስ በእርስ የመግባባት ሁኔታ በጣም ይጨምራል። እንዲሁም የተለያዩ ጥቅማ ጥቅሞችም በዛ ዝግጅቶች ሊኖሩ ይችላሉ

ምግቤን ለሌሎች አስፈላጊ ሲሆን አካፍላለሁ ምክንያቱም የማካፍለው ሰው ምግብ ከሌለውም የምበላውን ላካፍለው እችላለሁ ምክንያቱም መካፈል በጣም ጥሩ ነገር ስለሆነ አለበለዚያ ግን ብቻዬን እበላለሁ ማለት ነው። ምግብ ማካፈል በጣም ጥሩ ነው። ነገር አለው አንደኛ ሰዎችን መርዳት ያስተምራል። ሁለተኛ እንዲሁ ደስ ይላል ከሰው ጋርም

የሽያጭ ግቦቼ ልዩ ምክንያቱም የምሸጠው ስራ ስላልሆነ ስራዬ የሽያጭ ጋር የተያያዘ አይደለም። ግን የሽያጭ ግቦች ማዘጋጀት በጣም ጠቅሜታ አላቸው ምክንያቱም የሽያጭ ግቦች ካሉ በጣት ምን እንደሚሸጥ በየትኛው ጊዜ እና በየትኛው ቦታ እንደሚሸጥ በጥራት ማወቅ ስለሚቻል ሽያጭ በጣም የተሳካ መሆን ይችላል። የሽያጭ ግብ ማዘጋጀት

ቅሬታዎችን በሚገባ አስተናግዳለሁ በሚያስ በስራዬ ላይም የሆነ የተለያየ ቦታ ላይ ቅሬታ ካለ ቅሬታ አቅራቢውን ሰው በደንብ ቅሬታውን በጥንቃቄ እሰማለሁ። ቅሬታውን በጥንቃቄ ከሰማሁ ከኋላ በቅሬታው መሰረት ምንድነው? የቅሬታው ምክንያት ምንድነው? ማስተካከል ያለብኝ ካሰብኩና ካየሁ በኋላ ማስተካከል ያለብኝን አስተካክላለው

አዎ ሌሎችን መርዳት እወዳለሁ ሌሎች ሰዎች መርዳት በጣም ጠቃሚ ነገር ነው። አንደኛ ደስ ይላል የሌላ እደሰታለሁ ሁለተኛ ነገር ደግሞ በተቸገሩ ሰዓት መርዳት በጣም መልካም ነው። ምክንያቱም ምን አገባት በሚሉ ጊዜ ወደፊት ስቸገር ልረዳ እችላለሁ። ሆኖም ብቻ ሳይሆን ግን በመጀመሪያ ራሱ መርዳት ሰዎችን በጣም ደስ የሚል ነገር ነው። በጎ አድራጎቶች ጋር ማዘጋጀት በዛ ውስጥ መሳተፍ።

መውደው ከተማ የሚሆነው መኖርበት ከተማ ነው መኖርበት ከተማ በጣም የሚያምርና ብዙ መሰረተ ልማቶች ያሉት ከተማ ነው ጥሩ ከተማ ነው ለመኖር ምቹ ነው። እንደአንዳንድ ከተሞች በጣም ረብሻ የለውም እንደውም በጣም የተበከለ አይደለም። ስለዚህ የምኖርበትን አካባቢ በእነዚህ በእነዚህ ምክንያቶች የምወደው ከተማ ነው።

ከጎርቤቶች ጋር ጥሩ ግንኙነት አለህ? ከጎርቤቶች ጋር ጥሩ ግንኙነት መኖሩ በጣም ጠቃሚ ነው። ሆኖም በጣም በየተቀራረበ ባይሆንም ግን በግንኙነት ደረጃ አካባቢ በመስጠት በጣም ጥሩ ግንኙነቶች አሉኝ። አንድ ላይ ጽዳት ልናጽዳ እንችላለን ምናልባት የማህበሳቤ ስራዎች ወይ ግንኙነቶችን በማህበር ልናደርግ እንችላለን። ከግሩፕ ጋር እንደዚህ አይነት ግንኙነት አለ

አዎ፣ በእጅ የሚሰራ ስራ አደርጋለሁ አብዛኛውን ስራ የምሰራው በእጅ ነው። ምሳሌ አሁን የቤት ውስጥ የሚሰሩ ስራዎች ቢሆኑ የምሰራው በእጅ ነው የማጥበው፣ የማነሳው፣ የማስቀምጠው በእጅ ነው። እንዲሁም የመደበኛ ስራዬንም ይሄ ለቢዝነስ የሚሆን ስራ የምሰራውን በእጅ ነው በእጅ ካልነኩም ስራ መስራት ስለማይቻል።

ከደብኞች ጋር አልገናኘን ምክንያቱም ከደበኞች ጋር የሚያገናኘኝ ስራ ስለማልሰራ ከደበኞች ጋራ የሚያገናኝ ስራ መስራት የሚጠበቅበት ከብዙ ገንጎች ወይም የሚያገናኝ ስራ የሚሰሩ ስራዎች ናቸው ሰዎች ናቸው። እንደዚህ አይነት ሰዎች ከብዙ ዘንድ ወንድ ጊዜ ይገናኛሉ በዛው የሚገናኙ የተለያዩ እውነት የልምድ ልውውጦች ያካሄዳሉ የልውውጥ ደግሞ ለስራ ልምዳቸው አሪፍ ነው

ሳንደል ወይም ነጥላ ጫማ እለብሳለሁ ምክንያቱም በቤት ስሆን ወይ ደግሞ ቀለል ያለ ጫማ አይነት ከፈለኩ ሳንደል ወይም ነጣላ ጫማ በጣም ምቹ ነው። አየር ያስገባል አያልብም ረጅም መንገድ እስካልሄድን ድረስ እንዲሁም በነጻነት ለመንቀሳቀስ በፈልኩት ሰዓት ለማውለቅ እና ለተመልሶ ለማድረግ በጣም ምቹ ነው

በጀት አላስተዳድርም ምክንያቱም በጀት ማስተዳደር የሚያስፈልገው ስራ አይደለም የምሰራው ከተለያዩ አይነት የተወሰኑ ስራዎችን ገንዘብ ማመንጨት ስራ ስለሆነ የምሰራው በጀት ማስተዳደር ያለበት ትላልቅ ትልልቅ ድርጅቶች አሉ። በጀት ማስተዳደር የራሱ ጥበብ ህግ እና ስዕ ልምድ ያስፈልገዋል። በጀት ማስተዳደር በጣም በእነዚህ ነገሮች ተጽዕኖ ስር ነው ያለው።

የስራ ግምገማ አይደረግልኝም ምክንያቱም ማንም የሚገመግመኝ ስራ ስላልሆነ የምሰራው የሚቆጠረው ግምገባ የሚያደርግልኝ የለም በራሴ ግን የራሴን ስራ እገመግማለሁ ምን ያህል አሳክቻለሁ። ምን ያህል እቅድ አለኝ ከእቅዶች ምን ያህል ፐርሰንት ተሳክቶ ለውጤት በቅቷል ወደፊትስ እንዴት አድርጌ ነው ማስተካከል የምችለዉን። ምለውን የራሴን ስራ በራሴ እገመግማለሁ

አመራር ሚና በተለመደው መልክ ሳይሆን የራሴን ስራ በራሴ በማስተዳደር። ያ የአመራር ሚና አለኝ የራሴን ስራ በራሴ ነው የማስተዳድረው የራሴ ስራ ላይ በራሴ ላይ አመራር አለኝ። የስራዬ ስራዬን የራሴ የማስተዳደረው ስራዎች ብዙ ናቸው እንደዛን ስራዎች በሚገባ

አዎ አካባቢውን እወደዋለሁ አካባቢ ጸጥታ ያለውና ምቹ ስለሆነ አካባቢውዬን በጣም የምወደው ነው። ምክንያቱም የተ ንጹህ አየር ለምለም የሆነ እና ለጸጥታ የሚመች ስለሆነ አካባቢን በጣም የምወደው ሁኔታ ነው። ውስጥ ነው ያለው አካባቢ ሌላ ቦታ መሄድ ብዙም አልፈልግም። ሆኖም ከአካባቢ መቀየር ካስፈለገው እንደዚሁ የተረጋጋና ጥሩ አየር ያለበት ቦታ ቢሆን እወዳለሁ

የስራ እድገት እየፈለኩ አይደለም፣ ምክንያቱም የምሰራው የራሴ ስራ ስለሆነ የሚያድግ ስራ አይደለም ግን ደግሞ ምናልባት የግድ ስራ አስፈላጊ ሲሆን የስራ እድገት ይኖራል ይሄም በአመት አንዴ በአመት ሁለት የሚከናወን ይሆናል የስራ እድገት ማግኘት ለሰራተኞች ለሌላ ጥቅማ ጥቅም አለው ጥቅማ ጥቅም ማግኘት ደግሞ የስራ የኑሮ ህይወትን ያሻሽላል።